በበጋ ወቅት ምን ታደርጋለህ? ያው እንግዲህ በጋ ወቅት ከሚታወቅባቸው የአየር ሁኔታዎች ውስጥ በጣም ንፋሳማ ነፋሻማ ወይም ደግሞ በዝናባማ አይነት የሚታወቅ የጊዜ ወቅት ሲሆን። በዚህ ወቅት ደግሞ ያው እንግዲህ ብዙዎቻችን በቤት ነው የምናሳልፈው ብዙም የምንሰራው ስራ አይኖረንም። እኔም በቤት

በቤት ውስጥ ወይስ በውጪ መሆን ትመርጣለህ? በቤትም ውስጥ እንደሆን በውጪም እንደሆን ሁኔታዎች ይወስናሉ ማለት ነው። ስለዚህ ስራም አልሰራ ምንም አይነት ነገር የማልሰራ ከሆነ። በቤት ቁጭ ማለትን አልመርጥም ወጪ መንቀሳቀስ ዞር ዞር ብሎ መመለስን እወዳለሁ። ስለዚህ የምሰራው ስራ ወይም የማነበው መጽሐፍ ካለኝ እቤት አነባለሁ ማለት ነው

ፀሀይ ስትጠልቅ መመልከት ትወዳለህ እጅግ በጣም እወዳለሁ። እንደውም መመልከት መውደድ ብቻ ሳይሆን ብዙ ጊዜ ፎቶም እያነሰው ብዙ የፀሀይ ስትጠልቅ ፎቶዎች ስልኬ ላይ አሉ ማለት ነው። ስለዚህ በጣም እወዳለሁ። ተፈጥሮን የማደንቅ አይነት ሰው ነኝ ቁጭ ብዬ እመለከታለሁ ማለት ነው። ስጠልቅ ብቻ ሳይሆን ስትወጣ እራሱ እመለከታለሁ